አዎ አንድ ብርድ ልብስ ነው የምጠቀመው ከአንድ ኮንፎርት ጋር። ስለዚህ ብርድ ልብስ ከሆነ አንድ ምትጠቀመው ከዛ በላይ ከተደረበ ይሞቀኛል ባለውበት ሁኔታ። ስለዚህ አንድ ብርድ ልብስ ነው የምጠቀመው። ከአንድ በላይ ተጠቅሜ አላውቅም።

አዎ መዝገቦቼን አስቀምጣለሁ። ምክንያቱም ለምንጊዜም ያው ለሪፈረንስ ሌላ ጊዜ ስለሚያስፈልጉኝ ሌላም ጉዳይ። የግድ መዝገቦቼን አስቀምጣለሁ። የግድ መዝገብ ካልተቀመጠ የሰው ልጅ ታሪክ የለውም። ስለዚህ መዝገብ አስቀምጣለሁ።

ደሞዝ ጊዜም በወሩ መጨረሻ ሲቀርብ ከሃያ ስምንት እስከ ሰላሳ ባለው ጊዜ ውስጥ ደሞዝ አገኛለሁ። ከዛ ከዛ ካለፈም ምናልባት ወር በገባ የመጀመሪያዎቹ ቀናቶች ውስጥ እንደዛ ነው። ብዙ ጊዜ ግን የወሩ መጨረሻ

ባበአል ደረጃ እኔ እምወደው በባአል ደረጃ ገናን ባዓል ነው ቀለል ይለኛል ለምን እንደሆነ አላውቅም። ከሁሉም ባዓል ሁሉንም ባዓል እወዳለሁ ግን በተለየ መንገድ እምወደው የጌታችን የኢየሱስ ክርስቶስ ልደት የሆነውን የገናን በዓል ነው።

የቅጥር ሂደቴ ያው ፈተና ነበረ ተወዳድሬ አለፌ፤ ከዛ በኋላ ባለኝ የስራ ልምድና ባለኝ የረጅም ጊዜ እውቀት በዛ የተነሳ በስርዓቱን በጠበቀ መንገድ ነው የተቀጠርኩት።

ለስራዬ ይረዳኛል ብዬ ማስባቸው አንዳንድ ሰነዶች። በተለይ የግድ አስፈላጊ ከሆኑ ብዙ ሊሆኑ ይችላሉ እነሱን አዘጋጃለው። በተወሰነ መንገድ ግን አስፈላጊ የሆኑትን ብቻ ነው የማዘጋጀው። እና ብዙ ሰነዶችን አዘጋጃለሁ ለስራዬ ስለሚረዳኝ።

አዎ ስካም እና የውሸት ያልሆኑ መተግበሪያዎች እስካልሆኑ ድረስ ይጠቅምኛል ብዬ ያሰብኳቸውን መተግበሪያዎች በጥንቃቄ አወርዳለሁ። ለሞባይኔን የማይጎዱ እስከሆኑ ድረስ አወርዳቸዋለሁ መተግበሪያዎችን አወርዳለሁ።

ጭንቀት ከተሰማኝ ብዙ ጊዜ ዝምታን እመርጣለሁ። በላይ የመጀመሪያውና ትልቁ ነገር ማረግ የምችለው ወደ ቤተክርስቲያን ሄጄ ለፈጣሪዬ ጸሎት ማድረስ ነው። ከፈጣሪዬ ጋር መነጋገርን የመጀመሪያ ምርጫዬ ነው። መጸለይ

የቴክኖሎጂ ችግር ሲያጋጥመኝ እኔ ብዙ ጊዜ ምንም ማድረግ አልችልም ያለኝ አማራጭ ለቴክኖሎጂው ቴክኒሽያኖች ጋር ወስዶ እነሱ ጋር ማስመርመር ነው። በኔ የሚሰራ ነገር ከሆነ በኔ እሞክረዋለው በኔ የማልችል ከሆነም በ ቴክኒሽያኖች ለአዋቂዎች ነው የማደርገው።

እኔ የምወደው ስፖርት ከምንም በላይ ማየትን መጫወትን ፓርትስፔት ማድረግም የምወደው እንደማንኛውም ብዙሃኑ ኢትዮጵያዊ እግር ኩአስን ነው። እግር ኳስ ከየትኛውም በላይ ስፖርት ለኔ እርካታ ይሰጠኛል። ከኳስ በጣም እወዳለሁ።

የቤቴ ጣሪያ እንደማንኛውም በብዙሃን የቤት አሰራር የቤቴ ጣሪያ የተሰራው ከቆርቆሮ ነው። ብዙሃንም የኢትዮጵያ ጣሪያዎች ከቆርቆሮ ነው የሚሰሩት። ስለዚህ የኔ የቤት ጣሪያ የተሰራው ከቆርቆሮ ነው። ቆርቆሮ ከቆርቆሮ

አዎ መዝሙር እወዳለሁ እንደ ኦርቶዶክስ ተዋህዶ ሃይማኖት ተከታይነቴ የኦርቶዶክስ ተዋህዶ መዝሙሮችን ለስለስ ያሉትን ደስ የሚሉትን ለመንፈስም ማርከው በረከት የሚሰጡትን እነሱን ማዳመጥ በጣም ደስ ይለኛል። መዝሙር በጣም እወዳለሁ።

ፎቶዎቼ ያው በሞባይል ከሆነ ጋላሪ ውስጥ ነው የማስቀምጠው። ከሞባይል ውጪ ከሆነ ደግሞ የፎቶ አልብም አለ። እዛ ውስጥ በስርዓት ተደርድረው በአግባቡ በንጽህና ይቀመጣሉ። ፎቶ አልበሜና ሞባይል ውስጥ ጋላሪው ውስጥ ይቀመጣል። ፎቶዬ